አዎ ከደንበኞች ጋ እሰራለው። ምክንያቱም እኔ የምሰራው የሂሳብ ስራ ነው እና ከደንበኛ ጋ በደንብ ነው የሚያገናኘኝ። ምቀበለውም ሂሳብ ካለ እኔ ምከፍለውም ሂሳብ ካለ ነው የሚሄደው። ስለዚህ ከደንበኞቹ ጋ በደንብ ነው ምገናኘው። እንዳለ ደንበኛ ወይም ከእኛ የሆነ ነገር የሆነ ነገር ስትጠቅመው ነው። ደንበኛ ከእነሱ የሆነ እቃ ገዝተን ነው ሊሆን የሚችለው። ስለዚህ ሁሉም ደምበኞቼ ናቸው። እኔም መካፈል ቢሆን እነሱም መካፈልን ቢሆን ከደምበኞቼ ጋ እገናኛለው። እንግዲህ እስካሁን ተመስገን ጥሩ ግንኙነት ነው ያለኝ። በደንብ ማለት በሰላም እናወራለን። እስካሁን ሁሉም ሁሉም ደንበኛ እኔ ገንዘብ የምከፍተውም እኔ የምቀበጠው። እንግዲህ እስካሁን ደምበኞቹ በሰላም ነው ግንኙነቴ ሰላም ነው። ምንም የሚጣላን ነገር የለም ያው ስራችን ነው የሚያገናኘን። ስለዚህ ስራችንን በስርዓት እንሰራለን ስህተት ካገኘሁምን እናገራለሁ እነሱም እኔ ላይ ስህተት ካገኙ እኔ ለኔ ይነግሩኛል። ከዛ ተራርመን ስራችንን እንቀጥላለን። ከደንበኞቼ ጋ እንደዚህ ነው ምሰራው እንግዲህ እስካሁን

አይ ልዩ መቀመጫ የለኝም። ሁሉም ጋር እኔም እቀመጣለሁ ሌላው ቤት ውስጥ ያለውም ሰው ይቀመጣል። የተለየ መቀመጫ እምለው የለኝም። ያው ሶፋ ላይ ነው። ሶፋ ላይ ሁሉም ቤት ውስጥ ያለው ሰው ይቀመጣል ወንበር በላይ ይሄ ምንም ነገር የለዉም። ነኝ ወንበር ላይ ከሆነ እንዳችንም እንደ አመጣጣችን ነው የምንቀመጠው። ያው ቀድም የገባው ዝም ብሎ ይቀመጥበታል እንጂ የተለየ የምለው መቀመጫ የለምኝም። እስካሁን ደግሞ አስቤም አላውቅም። እኔ የተለየው ሰው አይደለሁም ሲተይ ጠይቀኝ መቀመጫ የለኝም። ሁሉም ሰው እንደ እንደደረሰበት እንደ አጋጣሚ ወንበርም ከሆነ ስቦ ይቀመጣል ሶፋም ከሆነ ሄዶ ሶፋ ላይ ይቀመጣል። እንጂ የተለየ መቀመጫ የለም። እኛ ቤት ውስጥ እኔም የለኝም

አይ የቤት እንስሳ የለኝም አልወድም ውሻም ድመትም አልወድም እና የቤት እንስሳ የለኝም። ቢኖረኝ ግን ደስ የሚለኝ ያው ወተት ስለምወድ ላም ቢኖረኝ ደስ ይለኛል ግን ውድ ናት ሲገዛ ውድ ስለሆነ እስካሁን አልገዛሁኝም። እንጂ ለወደፊቱ ላም የማረባ ይመስለኛል ወተት ስለምወድ በተ በየጊዜው ንጹህ ወተት ለማግኘት ለመጠጣት ማለት ነው። እንጂ ይሄ ሰው የሚወደው ውሻ ድመት ዶሮ ምናምን ደስ አይሉኝም። እነሱ ድንገት ላም ለወደፊቱ ለማርባት እቅድ አለኝ ገንዘብ አግኝቼ ከገዛሁኝ ማለት ነው። በእርካሽ አግኝቼ ከዛውኝ

አዎ በደንብ ነው የምጠቀመው በተለይ ለሊት ላይ መነሳት ከፈለኩኝ። ሁል ጊዜ አንድ ሰዓት ላይ እነሳለሁ ስለዚህ አንድ ሰዓት ከአንድ ሰዓት በፊት አስራ ሁለት ሰዓት አስራ ሁለት ተኩል አስራ አንድ ሰዓት አስራ አንድ ተኩል መነሳት ካለብኝ ግዴታ የማንቂያ ሰዓት እጠቀማለሁኝ። ምክንያቱም ሁሌ አንድ ሰዓት ስለምነሳ ከእንቅልፌ መባንነው አንድ ሰዓት አካባቢ ነው። ብዙ ጊዜ ከዛ ሰዓት በፊት ቀድሜ ከአንድ ሰዓት በፊት መነሳት ያለብኝ ጉዳይ ካለ። አዎ የማንቂያ ሰዓት እጠቀማለሁ። ካለበለዚያማ እንደለመድኩት አንድ ሰዓት ላይ ነው የምነሳው። እና ያ ፕሮግራም ያመልጠኛል ወይም የምሄድበት ቦታ ካለ። ያ ፕሮግራም ይቀርብኛል ማለት ነው። ግዴታ ስለዚህ የማንቂያ ሰዓት እጠቀማለሁኝ። በደንብ ነው የምጠቀመው

አይ ምንም አይነት የሙዚቃ መሳሪያ መጫወት አልችልም። ልጅ እያለሁ ግን ፒያኖ እሞክር ነበረ ከዛ ያው ትምህርት ላይ ያተኮሪ ስለሚሉኝ ወላጆቼ። ትምህርት ላይ ብቻ ነው። ጊዜ የማጠፋ የነበረው እንጂ ፒያና ብጫዎት ደስ ይለኛል። ያው ልጅ እያለ ነው የአበባዮሽ ምናምን ስል ከበሮ እመታ ነበረ። እመታለሁ ከበሮ አይከብደኝም። ትልቁ ከበሮ አደለም የቤተክርስቲያን ከበሮ ሳይሆን እንጂ ትንሿ የልጅ ከበሮ አለች። እሱን መጫወት እችላለሁኝ። ግን በትልቁ ሳይሆን በእጄ ብቻ ማለት ነው። ለሰው ፊት የሚቀር ምናምን አይደለም። ለራሴ እና እዚሁ ቤተሰብ ነጫወቶቼ እችላለሁ ከበውኝ። ግን ይሄን ያህል በጣም ኮርቼበት አዎ እችላለሁ የምንለው አይደለም። ያው ከበሮ መምታት ስለሆነ መታተብ አይደለም እሷ አይከብደኝም።

አዎ በመስመር ላይ እገዛለሁኝ ጥሩ እቃ ካየሁኝ የሚያምር ካየሁኝ ቦታ መገዛ ለመስመር ላይ መንገድ ላይም ቢሆን። የሚያምሩ ጫማዎች ልብሶች ካገኙ በመንገዴ በመስመሬ ላይ እገዛለሁኝ። ጥራታቸውን አይቼ ንፁህነታቸውን አይቼ አንዳንዶቹ ሊያታልሉ ይሞክራሉ ግን የቻልኩትን ያህል አይቼ ልብስም ከሆነ አለመቀደዱን አይቼ ሸሚዝም ከሆነ ሱሪም ከሆነ አለመቀደዱን አለማርጀቱን አይቼ። መስመር ለይ እንደውም ጥሩጥሩ እቃ ይገኛል አንዳንዴ ከሱቅ የተሻለ ራሱ መንገድ ላይ ስለሚገኝ። ከመንገድ ላይ በመስመሬ ላይ ካገኘሁኝ ገዛላሁኝ አልመርጥም። እኔ ንጹህ ይሁን ጥራት ያለው ሲታይ የሚያምር ይሁን ጥራት ያለው ይሁን እንጂ ገዛላሁኝ እኔ ችግር የለብኝም